እሳት ማንደድ ትችላለህ? አዎ እሳት ማንደድ እችላለሁ አብዛኛው ጊዜ በተለያዩ ምክንያቶች እሳት ማንደድ እሞክር ነበረ በፊትም። አሁንም ያው እሳት ማንደድ እችላለሁ በእንጨት በመጠቀም እና ደግሞ ሌሎች በጥሩ ሁኔታ። ለምግብ ለመስራት ብቻ ለተለያዩ ጉዳዮች እሳት ማንደድ እችላለሁ ብዙ ጊዜ እሳት አነዳለሁ። እና እሳት ማንደድ እችላለሁ።

እኔ በአብዛኛው ጊዜ የምጠቀመው ትራስ ሁለት ነው አንድ ትራስ ምክንያቱም ወደ ታች ዝቅ ስለሚያደርግና ስለማይመች። ባብዛኛው ጊዜ የምጠቀመው ትራስ ሁለት ነው። ሁለት ትራስ ተጠቅሜ አንገተን ቀና አድርጎ በትክክል ለመተኛት እንድመቸኝና ቀና ብዬ በትክክል ለመሆን እንድመቼኝ ምጠቀመው አብዛኛው ሁለት ትራስ ነው። ከሌሎቹ በተለየ እኔ ሁለት ትራስ ነው የምትጠቀመው ማለት ነው።